እሺ እንግዲህ ዝናብ ሲዘንብ እኔ በጣም እወዳለሁኝ ዝናብ ምወድ ሰው ከሚባሉት ውስጥ አንዱ ነኝ። ዝናብ ሲዘምብ የተለያዩ ስራዎችን ልሰራ እችላለሁ። ለምሳሌ ሙዚቃ ላዳምጥ እችላለሁ ላነብ እችላለሁ። ልተኛም እችላለሁኝ። ቤት ውስጥ መሆን ያስደስተኛል። አልፎ አልፎም ደሞ ወጣ ማለት ትንሽ ሲመታኝም ደስ ይለኛል። ዝናብ ድምፁም ደስ ይለኛል እና ዝናብ እወዳለሁኝ። አዎ ደስ የሚል ስሜት ይፈጥራል ማለት ነው ለሰዎች ብዬ አስባለሁኝ። ያው የተፈጥሮ ነገር ስለሆነ። የተለያዩ ደሞ በእምነት ደረጃ የተለያዩ ሚባሉ የሚናገሩ ነገሮች አሉ በዝናብ ዙሪያ። ለምሳሌ ያው ውሃ እንደ ጸበል ሚያምኑ ሰዎች አሉ። ጷጉሜ ላይ ጷጉሜ ሶስት ላይ በስነ ስርዓት ወተው ሚመቱ ሰዎች አሉ። ዝናብ እንደዛ ብለን እንደ እምነት ተከከትለው ማለት ነው። እና ደስ ሚል ነገር አለው። ዝናብ ሲኖር የተለያዩ ልብሶች መደራረብ ይኖራል። ያ ያ ደስ ይላል ያለው ትኩስ ነገር ምናምን ቤቱ ሞቅ ይላል ምናምን እሱም ደስ ይላል በጣም ውጪው ራሱ ቅዝቃዜውን እንድንረሳ ነው ሚያረገው ድምፁ ብቻ ደስ ይላል። የተለያዩ ትውስታዎችን ነው ያለፉቱ ትዝታዎችንም እንድናስታውስ ያደርገናል። ዝናብ ድምፁ እንደዚሁ ስናየው ምናምን የራሱ የተፈጥሮ የሰጠው ደስ የሚል ነገር አለው። የተለያዩ ሰዎችንም እንዲቀራረቡ ያደርጋል። ያው ዝናብ ላይ ብዙ ሰዎች ይቀራረባሉ። ያው ይያያዛሉ ምናምን ወይ ዣንጥላ ያለው ሰው ያጠላል ብቻ ሰዎች ሞር እንዲቀራረቡ ያደርጋል። ይህ የበለጠ እንዲቀራረቡ ያረጋል አሁን ለምሳሌ በዝናብ ሰዓት ራስን ዘና ሚያደርግ ስሜት አለው። እና በዛ ሰዓት ያው ወይ ላነብ እችላለሁ ቅድም እንዳልኩት ወይ ልተኛ እችላለሁ። ብዙም ደስ የሚል ስሜት ነው ያለው ለኔ እንደዚሁ ስታዩት ደሞ የተለያዩ ፈጠራዎችንም በዛ ሰዓት ይመቻሉ ብዬ አስባለሁ። የፈጠራ ስራዎች ያዘጋጃል ብዬ አስባለሁ። የተለያዩ የአየር ንብረት መለዋወጦች ላይ ማለት ከአሁን ለምሳሌ ፀሀይ በነበረ ሰዓት ያለው የውስጣችን ስሜት እና ዝናብ በሚሆን ሰዓት ያለን የውስጣችን ስሜት ይለያያል ሶ የጠ የመቀዝቀዝ አንዳንዴ የመረጋጋት አይነት ስሜት ይኖረዋል ማለት ነው። እና በዝናብ ሰዓት ማረገው ያው ቤት እሆናለሁ የተለያዩ ፊልሞች ካሉ እነሱን አያለሁ በቃ ደስ ይለኛል ማለት ነው። እና ከቤተሰቦቼ ጋር ሞር በጣም የበለጠ እንድቀራረብ ያደርገኛል። የተለያዩ የኔን ትዝታዎችም ሊሆን ይችላል ያሳለፍኩዋቸውን ዉሎች ክሰው ጋር እንዳወራ ይረዳኛል። በዛ ሰዓት በሚዘንብ ሰዓት ማለት ነው። እና እነዚህን አደርጋለሁኝ። በዝናብ እየዘነበም መራመድ ጥሩ ነው ይባላል። ያንን አደርጋለው አልፎ አልፎ በጣም ሳይበዛ አደርጋለሁኝ። እና ያው ዝናብ ተፈጥሮአዊ ነገር ስለሆነ ጥሩ ነው ብዬ አስባለሁ። እናም በዝናብ ሰዓት ያንን ነው ማደርገው። ያው ልወጣ እችላለሁኝ። ያው ዣንጥላም ሊኖር ይችላል። የተለያዩ ሰዎች ላገኝ እችላለው። አየሩ ራሱ ሙሉ ለሙሉ ስለሚቀየር ደስ የሚል ድባብ አለው ማለት ነው። እንደዚህ ዝናብ ከመጣ ከ በጣም ከመታኝ ያው የዝናብ ውሃ ጥሩ ነው ስለማይባል ወዲያው ልታጠብ እችላለሁኝ። ያው አየር ላይ ያሉ ባክቴሪያዎችን ይዞ ስለሚወርድ ማለት ነው። ከዛ በተጨማሪ ግን ለኔ ይመቸኛል ይስማማኛል። እወደዋለሁኝ ዝናብ እና በዛ ዝናብ ሰዓት እማረጋቸው ያው ቅድም የነገርኳችሁን አይነት ነገር ነው። አመሰግናለሁ አመሰግናለሁ በጣም።

ኢትዮጵያ እንግዲህ የተለያዩ ትራጅ በጣም ዘመናዊ የሆኑ እና በጣም ባለብዙ ባህል ባለቤት ናት ቆየት ያሉም የተለያዩ ባህሎች አሏት ከነዛ መካከል ሰረጋችን ይገኝበታል። ለምሳሌ እኛ ሀገር ያለው ሰርግ በጣም ረጅም ነው እንደ ውጪዎቹ አይደለም በጣም ብዙ መንገዶች ተኪዶ ነው ሰርግ ላይ የሚደረሰው ያም እንግዲህ የሀገራችንን ባህል የጠበቀ ማለት ነው። ለምሳሌ የመጀመሪያው ከሰርጉ በፊት የሚኖር ሽምግልና የሚባል ፕሮግራም አለ። ያ ማለት የወንዱ ሽማግሌዎች ሴቷ ቤተሰቦች ጋር በመሄድ ልጃቸውን ልጃቸውን ለልጃችን በማለት የሚጠይቁበት የባህላዊ የሰርግ ስነ ስርዓት ነው። እና በዛ ስነ ስርዓት የተለያዩ ትላልቅ አባቶች ይገኛሉ። እና የሴቷን አባት ወይም እናት ቤተሰብ ዘመድ በማሳመን የተለያዩ ጥሎሾች በማቅረብ ስጦታዎችን በመስጠት ያው እሺ እንዲባሉ በጣም ተመላልሰው ይጠይቃሉ። በጣም ትልቅ ስነ ስርዓት ነው በእኛ ሀገር በኢትዮጵያ። እሺ ከተባለ በኋላ ወይም ከሰርጉ በፊት የተለያዩ ባህላዊ የሆኑ የቤተሰብ ቅርርብ ወይም እንደዚህ ቅድም እንዳልኳችሁ ስጦታዎች ይኖራሉ ጥሎሽ ይባላል በሀገራችን የተለያዩ ጌጣጌጦች ልብሶች ያጠቃለለ ማለት ነው። የሰርጉ እለት ስናይ የተለያዩ ባህላዊ የሆኑ የኢትዮጵያ ልብሶች ይለበሳሉ። ወይንም ደግሞ በዋና በዋናው ሰርግ ላይ ውጪ ሀገር እንደምንወጣ የባህላዊ ሳይሆን የዘመናዊ ልብሶች አብዛኞቹ ይለበሳሉ የፎቶ ፕሮግራም ምናምን ሲኖር ያው ዘመናዊ ነው የሚሆነው። በኦርቶዶክስ ቸርች በኢትዮጵያ የሚጋቡ ከሆነ ደግሞ ያው ባህሉን በጠበቅ ወይንም ያው ሃይማኖት በሚያዘው መሰረት በባህላዊ መንገድ ያከብራሉ ማለት ነው። ያም የሚሆነው ወንዱ ከሴቷ ቤት ሄዶ አናስገባም የሚባል ነገር ይኖራል። ከዛ በኋላ ይገባሉ ይጨፈራል የተለያዩ ስጦታዎች ይኖራሉ ጭፈራዎች ደስ የሚል ፕሮግራም ይኖራል ማለት ነው። ደስ የሚል ዝግጅት ነው የሚሆነው። በ አሁን ለምሳሌ የባህላዊን ብናይ ለምሳሌ በትግራይ ሰርግ ላይ የተለያዩ ኪዳን የሚባሉ ስጦታዎች ይኖራሉ የሚለዋወጡት። ቤተሰብ ለቤተሰብ እናም ያ የሚያመለክተው ያላቸውን ክብርና ቅርርብ ያንን በማስመልከት ኪዳን የሚሉት የተለያዩ ክፍለ ሀገራት ደግሞ ከትግራይ ወጪ ተለያዩ ባህላዊ የሆነ የሰርግ ስነ ስርዓቶች አሉ። ጥንዶች የሚገናኙበት እና ቤተሰቦቻቸው የሚፍቅዱበት መንገድ አለና በዋናነት ቤተሰብ በሰርግ ላይ ኢትዮጵያ ውስጥ በጣም ዋናነት የሚጠቀስ ነው። እና ደግሞ የተለያዩ አሁን ሰርግ ላይ የምናገኛቸው የተለያዩ ሁነቶች አሉ። ልብሶች አሉ መናያቸው የተለያዩ አይነት ባህላዊ ልብሶች በጣም ደስ የሚሉ የሚወደድ አይነት ባህል እና የሰርግ ፕሮግራም ነው ያለው በሀገራችን። ከሰርጉ በኋላ ደግሞ የመልስ ፕሮግራም ይኖራል። ያ ማለት ሙሉ ለሙሉ ባህላዊ አልባሳቶች የሚለበሱበት ነው። እና በጣም ቆንጆ የሆነ ሰዎችን በጣም የሚያቀራርብ ቤተሰብ ለቤተሰብ በደንብ የሚታወቅበት ዝግጅት ነው። ይሄን ይመስላል ኢትዮጵያ የተለያዩ የሰርግ መንገዶች አሏት። በተለያዩ ክፍለ ሀገራት እና ሁሉም ደግሞ ስርዓቱን የጠበቀ እና መከባበር እና በመተጋገዝ የሚሰራ ነው። ያው የሰርጉን ፕሮግራም ወጡን መናምን በመተጋገዝ ስለሆነ ማለት ነው። እና በጣም ደስ ይላል በዚሁ ይቀጥል አሪፍ ነው። እመሰግናለሁ በ

መቼ ነው የምተኛው? አብዛኛውን ጊዜ ማታ ላይ ነው ቀን ላይ ብዙም የምተኛ ሰው አይደለሁም። ምክንያቱም የቀን ላይ መኝታ። ጥሩ አይደለም ለምግብ አፈጫጨትም ለጤናም ብዬ ስለማስብ። ያው እንቅልፍ ደግሞ ብዙ ጊዜ። ባስለመድነው ሰዓት ስለሆነ የሚቀጥለው ያው ጥሩ አይደለም። ያም በለመድን ቁጥር የማታም እንቅልፋችን ስለሚዛባብን። ቀን ላይ ብዙም ባንተኛ ብዬ እላለሁ። እኔም ቀን ላይ ብዙም የምተኛ ሰው አይደለሁም። በጣም ከባድ ስራ ሲኖር ራስን የምናደክምበት ያደከመን ነገር ሲኖር። የተለያየ አጫጭር እንቅልፎችን መተኛት እንችላለን። በጣም አጭር የሆኑ በጣም ቢበዛ ከሶስት እስከ አምስት ነው የሚባለው ደቂቃ ብንተኛ ራሳችንን ሰውነታችንን ማደስ እንችላለን ይሄን ነው የምለው። ረጅም ሰዓት ባንተኛ ቀን ላይ ማለት ነው። ጥሩ ነው ብዬ አስባለሁ። የኔ ልምድ ማታ ነው። አብዛኛውን ጊዜ እስከ በአጠቃላይ አራት ሰዓት ተኝቼ አስራ ሁለት ሰዓት ነው የምነሳው በአጠቃላይ ስምንት ሰዓት ማለት ነው። እና የጥናቶችም የተለያዩ ጥናቶችም እንደሚያሳዩን ከሆነ የሰው ልጅ መተኛት አለበት እስከ ስምንት ሰዓት ወይም እስከ ዘጠኝ ሰዓት ጥሩ ነው ይባላል። እና ለዛም እንደዛ ያንን በማየት ጥሩ የመኝታ ልምድ አለኝ ማለት ነው። በኔ እና የምተኛበት ሰዓት ይሄንን ይመስላል። እንግዲህ አሁን የተለያዩ ቦታዎች ላይ እንደዚህ መቀስቀሻ እንዲህ የሚሞሉ ሰዎች ሊኖሩ ይችላሉ። እንዲቀሰቅሳቸው ግን ልምድ ይመስለኛል በኔ አስተሳሰብ ባስለመድነው ሰዓት በተከታታይ የምናደርግ ከሆነ ያስፈልገናል ብዬ አላስብም። ግን የሚያደርጉም ሰዎች አሉ። እንደዚህ ብዙ የሚያስቸግራቸው ሰዎች አሉ ለመነሳት። ያን ቢያደርጉም መጥፎ አይደለም ግን በራሱ ሰውነታቸው መኝታ ከበቃው ቢቀሰቅሳቸው ጥሩ ነው ብዬ አስባለሁ። ሌላ ነገር ከሚያነቃቸው እና ይሄንን አስበንበት ብናደርግ። በተለይ የምኝታ ሰአታችንን ብናስተካክል የተሻለ የጤናም ሆነ የተሻለ ቀን አስተሳሰብም የጤናማ አኳያ ጥሩ ነገር ይኖረናል ብዬ አስባለሁኝ። እና የኔም ልምድ እንግዲህ ማታ አራት ሰዓት እስከ ጠዋቱ ንጋት አስራ ሁለት ሰዓት ነው ማለት ነው። ይሄም ማለት እስከ በአጠቃላይ ስምንት ሰዓት መሃል ላይ ያልተቆራረጠ እንቅልፍ ማለት ነው። ያው ሰውነታችን የሆነ ችግር ሲኖርበት ማታ ላይ ልንባንን እንችላለን። ግን ያ ጥሩ ነገር አይደለም ብዬ አስባለሁኝ። እዚህ የተለያዩ ያንን ሊያሻሽሉ የሚችሉ ነገሮችን ብንጠቀም ጥሩ ነው። የኔ ልምድ ይሄንን ይመስላል። ጥሩ ያተኛኘት ልምድ ወይንም ጥሩ ሰዓት የሚባለው ከሰባት ሰዓት እስከ ዘጠኝ ሰዓት ነው ቅድም እንዳልኩት። መሃል ላይ ያው ዋናው ግን ስምንት ሰዓት ነው ይባላል ግን ሰባት ሰዓትም ቢሆን ስምንትም ዘጠኝም ቢሆን ጥሩ ነው ተብሎ ይታሰባል። አራት ሰዓት ወይም ስድስት ሰዓት ከዛም በታች የሚተኛ ሰው ግን ለጤናውም ብዙ ጥሩ አይደለም ብዙ የተለያዩ በሽታዎችንም ሊጋለጥ ይችላል ማለት ነው። ለተለያዩ በሽታዎች ያን ያን ማስተካከል አለበት። እና ይሄንን ያለኝ የኔ ልምድ በተጨማሪ የተለያዩ አሁን ቅድም እንዳልኳቸው መተኛት ሊያስቸግራቸው የሚችሉ ሰዎች የተለያዩ ራሳቸውን ሊቀሰቅሱ የሚችሉ። አማራጮችን መጠቀም የቀን እንቅልፍን ማስወገድ እና ማታ ላይ ጥሩ እንቅልፍ የተመጣጠነ እንቅልፍ እንዲኖረን ማድረግ ከምንበላውና ከምንሰራው ስራ በተጨማሪ እንቅልፍ በዋናነት ስለሚያስፈልገው ለሰውነታችን ያንን ልምድ ብናዳብር ብዬ አስባለሁ። የኔም እንግዲህ ያተኛኘት የምተኛበት ሰዓት ልምድ ይሄንን ይመስላል። ተከታታይነት ያለውና ያልተቋረጠ ጤና እንዲኖረን ይረዳናል ብዬ አስባለሁኝ። እመሰግናለሁ።

እስ አመሰግናለሁ እንግድህ ቤቴን በየቀኑ ላጸዳ እችላለሁ ቀለል ያሉ ጽዳቶች ሊሆን ይችላሉ። ቤት ማጽዳት ስናይ ለቀን ወይም የወር የሳምንት ብለን ወይም የአመት ብለን ልንከፋፈላቸው እንችላለን። እኔ እንደዛ ስለማደርግ። እና ደግሞ ያሉን ክፍሎች ብዛት እና ያለው እቃም እና እዛ የሚኖረውም ሰው አይተን የምናደርገው ነው ማለት ነው። መጀመሪያ እንግድህ የቀኑን ጽዳቴን ካየን። ቀለል ያሉ ስራዎች ሊሆኑ ይችላሉ። ለምሳሌ የተለያዩ ማድቤት ያሉ እቃዎችን ማጠብ ሊሆን ይችላል። የተበላባቸውን ሳህኖች ማንኪያ ድስት እና መሬቱ ወለሉን ማጥዳት የቀን ነው። ማደርገው ተግባር ነው በየቀኑ ላጸዳ እችላለሁኝ ማለት ነው። መጸዳጃ ቤት ያሉ እቃዎችን መቀመጫዎችን የተለያዩ እጅ መታጠቢያዎች መሬት ግድግዳም ሊሆን ይችላል ያንን ላጸዳ እችላለሁ በየቀኑ። መኖሪያ ቤቶች ለምሳሌ ጠዋት እንደተነሳው አልጋዬን ማስተካከል ሊሆን ይችላል። ማጥዳት የተለያዩ ቆሻሻዎችን ማስወገድ እና የሚታጠቡ ካሉ ቀለል ያሉ ልብሶች ካሉ እነሱን ማጠብ። እነዚህ እነዚህ ላደርግ እችላለሁ። የቆሸሻ መስታወት ካለም ያንን ላጸዳ እችላለሁ። ወይ ዝናብ ካለ አጋጣሚ ባዛ ሰዓት ከተበላሸ ላጸዳው እችላለሁ ማለት ነው። መስታዎቴን ያንን በየቀኑ ላደርግ እችላለሁኝ። በየሳምንቱ ደግሞ ላደርጋቸው የምችሏቸው የምላቸው በጣም አስቤበት አሁን አንድ ክፍል ላጣዳ እችላለሁኝ። አሁን ለምሳሌ እኔ የምኖርበትን ክፍል ላጸዳ እችላለሁ። ቤት አልጋውን ማቀየር ሊሆን ይችላል። የተለያዩ ልብሶች ያንን አልጋ ልብስ ምናምን ልቀይር እችላለሁ ማለት ነው። መታጠቢያ ላይ ደግሞ የተለያዩ ልብሶች ካሉ የቆዩ ልብሶች ወይንም ፎጣዎችን ማለት ነው። እነሱን ላጸዳ እችላለሁ። መስታወቶችን ላጸዳ እችላለሁ። ያው በየቀኑ ብዙም ላይጸዱ ይችላሉ መስታወቶች ለዛ ነው። በሳምንት በሳምንት ላጸዳ እችላለሁኝ ማለት ነው። እንደ ቅድሙ ያው መቀመጫዎችን በደንብ አስቤበት ያን ክፍል በደንብ ለማጥዳት ስለሚመቸኝ ያን አጽዳለሁኝ በየሳምንቱ። መመገቢያ ክፍሎች ያሉ እቃዎች መደርደር ሊሆን ይችላል አውጥቶ እንደ አዲስ ማጽዳትም ሊሆን ይችላል። ያንን አደርጋለሁኝ። የተለያዩ ክፍሎች ከእኔ ውጪ ላሉ ወንድሞቼዎች ክፍል ሊሆን ይችላል እና እነሱን ላጸዳ እችላለሁ። ከራሴም በተጨማሪ ማለት ነው። ወጣ ብዬ ደግሞ ከእኔ ውጪ ያላ በረንዳም ላጸዳ እችላለሁ ማለት ነው። ወረሃዊም ብዬ የምከፍላቸው ደግሞ የተለያዩ ከበድ ያሉ ስራዎችን ሊኖሩ ይችላሉ። ተለቅ ተለቅ አሉ ማብሰያ ማሽኖች ሊሆን ይችላል ማጸጃ ማሽኖች። ማጠብ የማሽኖች እንደዛ አጸዳ እችላለሁኝ ማለት ነው። ከበድ ያሉ ምንጣፎች ሊሆኑ ይችላሉ። እነዛ በየወር ከፋፍዬ ላጸዳ እችላለሁ። ያው ቤተሰብ አባል ካለክ እነሱ ጋር በመተባበር ላጸዳ እችላለሁ ማለት አጸዳለሁኝ። ሶ እንደዚህ ከፋፍዬ እጸዳለሁኝ እንደዚህ በዓላቶች ምናምን ሲኖሩ መጋረጃም ሊወርድ ይችላል። የተለያዩ በቃ በበዓል በእኛ ሀገር በተለይ አዲስ አመት ሲመጣ ሁሉም እቃ ንጹህ መሆን አለበት ስለሚባል ያኔ ምንም የሚቀር እቃ ላይኖር ይችላል ማለት ነው ለማጥዳት ሁሉም ይወጣል ይጣዳል ማለት ነው እንደዛ አይነት ልማዶች አሉ። እና ያው የተለያዩ ቆሻሻዎችን ማስወገድ የተለያዩ ቦታዎችን መቀየር ማጥዳት ያንን አደርጋለሁ ማለት ነው። እና ያንን የተለያዩ ኬሚካሎች ሊኖሩ ይችላሉ እነሱን በመጠቀም አጸዳለሁ ለሽንት ቤቱም ለኪችኑም የተለያዩ ይኖራሉ። እነሱን አጸዳለሁ ህፃናቶች ካሉ እነሱ የማይደርሱበት ቦታ አስቀምጣለሁ አጸዳለሁ ማለት ነው። ሶ ይሄ የመጥዳት ባህሌ ይሄን ይመስላል። ያው በዛም ከአመት አመት እንትን ባይልም በየቀኑ ቢሆን አጸዳለሁኝ ይሄን ይመስላል እንዴ?